እሺ ሰዎችን እንዴት ታስተዋውቃለህ? ላለው ሰዎችን መጀመሪያ ማስተዋወቀው፣ ስለ ሰውየው መልካማ ጎን፣ ደካማ ጎን፣ ተነገርኩ በኋላ ሁለቱንም ባሉበት በአንድ ቦታ ሆኜ ሁለቱንም እያወያየሁ፣ መልካማ ጎን እንዴት እንደሚጠቀምበት፣ ክፉ ጎን ደሞ እንዴት አድርጎ ወደ መልካም እንደሚቀይረው በማስረዳት በተረጋጋ መንፈስ ሰውዬውን ክፉ ነገር ሲያደርግ ወደ መልካም ነገር እንዲቀበለው በማድረግ ነው ሰዎችን ማስተዋወቅ የምችለው። ሁለተኛ ደግሞ ያንን ክፉ ነገር እንዴት ወደ መልካም ነገር እንደሚቀይር፣ በማስረዳት፣ መልካሙ ነገር ደግሞ ወደ ክፉ ነገር እንዳይቀየር በማስረዳት፣ ሁለቱንም ደስ በሚል አንደበት፣ በጣፋጭ አንደበት፣ ሁለቱንም በተገናኙበት አንድ ቦታ፣ በጥሩ አየር ነው። እንግዲህ ሰዎችን ላስተዋውቅ ምችለው። ሁለተኛ ደግሞ ወደፊት ግጭት እንደሚኖር ሁሉ ታሳቢ እናደርግና ያንን ግጭት እንዴት አድርገው መፍታት እንደሚችሉ፣ ያን መልካም ጎን ወደ ክፉ እንዳይቀየር እንዴት አድርገው ማስቀጠል ሚችሉ። ያንን ክፉ ጎን እንዴት አርጎ ማስራቅ እንደሚችሉ ወይም ማስቀረት እንደሚችሉ ሁላ በትክክል እነግራችኋለሁ። ያን ተነገርኩ በኋ፣ ሰዎቹን ሁለቱንም በቃ እንዲረዱኝ በደንብ እንዲተነትኑት፣ በደንብ እንዲገልጹልኝ፣ ደግሜ ደጋግሜ እነግራችኋለሁ። ከዛ ያንን ደግሞ ደጋግሞ ተነገሩልኝ በኋላ ተተረዱት የተወሰነ ጊዜ አያችኋለሁ። እንዴት እንዴት ተዋወቁ ሁላ ሁኔታውን ያን ያን ያን የተላበሰውን ሁላ አየዋለሁኝ። ከተላበሰው በኋላ ቀስ እያሉ በቃ፣ ወደ መተዋወቅ ወደ ባንድ መኖር ይጀምራሉ ማለት ነው። ከዛ መልካምና ደካማ ጎኖችን ብቻ በአጽኖት ይዘው፣ ያንን መልካም ጎን እንዲጠቀሙበት፣ ድካማ ጎንን ደግሞ እንደ መልካም እንዲያዩት፣ በማድረግ ነው ሰዎችን ላስተዋውቅ የምችለው።

እሺ ቀርቀሃ በአካባቢው ያድጋል ነው ሚለው እንግዲህ አዎ ያድጋል በአካባቢያችን ቀርቀሃ ያድጋል። መጀመሪያ እንግዲህ ቀርቀሃ ሚያድገው ልክ እንደ ሸንበቆ ይተከላል የሚተከለው ደግሞ በአብዛኛው ወንዛማ ቦታ ላይ ሸለቆ ቦታ ላይ ይተከላል። ከተተከለ በኋላም እንክብካቤ ይደረግለታል ውሃ ይጠጣል ምን ይላል? ከተጠጣ በኋላ ያንን እንክብካቤ መድረግ ከብቶች እንዳያገኙት ሌላ ነገር እንዲያገኘው እንዲያበላሽ ይደረግ እና እንክብካቤ ይደረግለታል ይታጠራል። ከብቶች በጎች እንዳያበላሹ ሰውም እንዳያበላሸው ይታጠራል ከታጠረ በኋላ በየጊዜው እንክብካቤ ይደረግለታል በየሁለት ሶስት ቀኑ። እየተጎበኘ ሌላ ነገር እንዳያበላሸው እንደአስፈላጊነቱ ለሱ መዳበሪያም ሌላም ነገር ሊዘራ ይችላል። ያን ከዘራ በኋላ እያደገ እያደገ ይሄዳል ጎን ለጎን ደግሞ እንዳይወድቅ ወደ ወንዙ እንዳይወድቅ ደግሞ ይታሰራል ከታሰረ በኋላ ደግሞ። በጎች ፍየሎች እንዳያገኙት ደግሞ በሾህ ዙሪያውን ይታጠራል ከታጠረ በኋላ እንዳይወድቅ ደግሞ በእንጨት ይደገፋል። ከተደገፈ በኋላ እንግዲህ ቀርቀሃ ለብዙ አገልግሎት ይውላል አንደኛው እንግዲህ ቀርቀሃ ሚያገለግለው። መጀመሪያ ይመለመላል ቅጠሉ ከተመለመለ በኋላ አንደኛው እና ዋና አገልግሎቱ ለወንበር መስሪያ መቀመጫ መስሪያ ጠረጴዛ መስሪያ። መመርኮዣ ቀርቀሃ ለቤት ጣራ መስሪያ ለማገዶ ሳጣራ መስሪያ ቤት መስሪያ ለፍየል ለበ ለበጎች ጨቅላም ማንት መክደኛ ለዶሮ መዋያ ለብዙ ነገር አገልግሎት አለው ለአጥር መዋያ አለው። መከለልያ ሁላ ለብዙ ነገር ያገለግላል። ጠ ቀርቀሃ እንግዲህ ቀርቀሃ ብዙ አገልግሎት አለው ጠንካራ ነው ውስጡ ክፍት ነው ለምርኩዝ ሁላ ሳይቀር ያገለግላል ለብዙ አገልግሎቶች ይውላል። ቀርቀሃ ከማ ለማገዶም ሁላ ይውላል እና ቀርቀሃ በጣም ብዙ አገልግሎቶች አሉት። በአካባቢያችን ቀርቀሃ ያድጋል ብዙ እንክብካቤ አለው ቀርቀሃ እንዳይጠወልግ ሁላ ውሃ ይጠጣል። ሁለተኛ ደግሞ ሚተከለው ወንዝ ዳር ነው በጣም እንክብካቤ አለው እንግዲህ ከተክሉ ጀምሮ እስከሚቆረጥ ድረስ እስከሚደርስ ድረስ ብዙ እንክብካቤ አለው። እንግዲህ ቀርቀሃ ቀርቀሃ ደግሞ ሌሎች ዛፎች ጋር በአንዴ አይሆንም ምክንያቱም ጥላ ይኖረዋል ለምሳሌ ባህር ዛፍ ጋር እዝግባ ጋር ግራርቢያ ጋር በአንዴ አይተከልም ምክንያቱም ጥላው ይረብሸዋል። ሁለተኛ ደግሞ ዋንዛ ጋር አይተከለም ምክንያቱም ስሩ ቀርቀሃውን ያደርቀዋል ተብሎ ስለሚታሰብ ዋንዛ ጋር በአንዴ አይተከለም። ራቅ ያለ ቦታ ወንዝ ቦታ ላይ ነው ሚተከለው ቀርቀሃ። ሁለተኛ ደግሞ ቀርቀሃ ሚተከለው ብዙ ጊዜ ደጋ ቦታ ላይ ነው በረሃ ቦታ አይሆንም። ምክንያቱም ቀው ውሃ ሊኖረው ይገባል ወንዝ ዳር ፈሳሽ ሊኖረው ይገባል እርጥበታማ ቦታ ሊሆን ይች ይገባል እንደዚህ አይነት ቦታ ሊኖር ይገባል። ሁለተኛ ደግሞ ቀርቀሃ ሚተከለው ብዙ ጊዜ በጎች ፍየሎች ከብቶች የማያስቸግሩበት ቦታ ሊሆን ይገባል ምክንያቱም እነሱ እንዳያስቸግሩ እንዳይበሉት እንዳያበላሹት አትክልቱን ለማድረግ ራቅ ያለ ቦታ ነው መሆን ያለበት። ሁለተኛ ደግሞ ቀርቀሃ ለም ብዙ ነገር ይጠቅማል እንግዲህ አሁን ቤት ለማስዋበያ ይጠቅማል። ለቱሪስት መስህብ ይጠቅማል እንግዲህ። ጌጣጌጥ እየተሰራ ወንበር እየተሰራ ሌላ በርጩማ አሁን ላይ እየተሰራ ለቤቱ ውስጥ መስህብ ይሆናል። እና ብዙ አገልግሎት አለው። ቀርቀሃ ብዙ ብዙ ብዙ እጅግ እማይባል አለው በአካባቢያችን በደንብ ያድጋል ያድጋል ያድጋል አሁንም ያድጋል።

እንግዲህ ልብሶችህ በስርዓት የተቀመጡ ናቸው ይላል አዎ ልብሶቸ በስርዓት የተቀመጡ ናቸው። ምክንያቱም ልብሶች በስርዓት ካልተቀመጡ ለብዙ በሽታ ያጋልጣል። አንደኛው ዋናው ቅማል ያመጣል ቶሃን ያመጣል ቁንጫ ያመጣል እከክ ያመጣል ብዙ አይነት በሽታዎች አሉ። ልብስ የሚዘረከረክ ከሆነ ልብሶች በግባቡ የማይጠቀሙት ከሆነ ልብሶች ያልቃኡ ራሱ ይቀደዳሉ ሁላ። ለመጥፎ ነገር ያገልጠናል አሁን በሽታ ላይ ይጥላና እከክ ምናምን ሁላ። የሚመጣው ልብሶችን በስርዓት አለማስቀመጥ ነው። እና ልብሶችን በስርዓት የተቀመጡ ናቸው። የኔ ምክንያቱም በሽታዎችን ለመከላከል በሽታዎችን ለመከላከል አሁን ተይፎድ ያመጣል ቀስ እያለ ታይፈስ ይመጣል። በዛ በልብሶች ጽዳት ምክንያት ልብሶች ይቆሽሻሉ በየቦታው የሚዘረከረኩት ከሆነ ቅማል ያመጣል ቶሃን ያመጣል ትንኝ ያመጣል አላስፈላጊ ወረርሽኝ ያመጣል ብዙ የማያስፈልጉ ነገሮች ሁሉ ያመጣሉ። ልብሶች ባግባቡ የማይቀመጡ ከለሆነ ስለዚህ ልብሶቸ ባግባቡ የተቀመጡ ናቸው። ልብሶች ባግባቡ የማይቀመጡ ከሆነ ለብዙ መጥፎ ነገር አሁን ካንሰር ሁላ በዛ ነው የሚመጣው። ብዙ በሽታወች አሁን ቁረጥ የሚባል አለ የስጋ ደዌ የሚባል በሽታ አለ። ያ ሁላ የሚመጣው ልብሶች ባግባቡ አለመቀመጣቸው ነው። ልብሶች ባግባቡ ካልተቀመጡ ልብሶች ሁሉ ያልቃሉ እኛን ሁላ ቀስ እያለው ሌላ በዚህ ወደ ካንሰር ሁላ ይቀይርብናል። ስለዚህ ልብሶችን በአግባቡ የተቀመጡ ናቸው። ሁለተኛ ደግሞ ልብሶች ባግባቡ የማይቀመጡ ከሆነ ይዝረከረካሉ ፎርማሊቲያቸው አይጠበቅም በትክክል አይታጠፉም። በትክክል በቃ እድሜያቸው ሳይደርስ ያልቃሉ። ልብሶች ስለዚህ ልብሶች በትክክል የተቀመጡ ናቸው።

የድርጅቱን ባህል ትወደዋለህ ይላል? አዎ የድርጅቱን ባህል በጣም ነው የምወደው ብዙ ባህሎች አሉት አሁን ብዙ ጊዜ ለቅሶ ሲኖር ሀዘን ሲኖር ብዙ ሰዎችን ያስተዛዝናል ብዙ ሰዎችን የተቸገሩትን ይረዳል በበዓላት ሰዓት ያዘኑትን የከፋቸውን ያረጋጋል የተጨነቁትን መንፈሱን ላይ ይመክራል ያረጋጋል። በቃ ብዙ ነገሮች ባህሉ ደስ ይላል ለበዓላት ለለቅሶ ለሰርግ ለአውዳመት ለክርስትና ለብዙ የሚያደርገው ባህሉ በጣም ነው የምወደው። ከነዚህ ውስጥ ደግሞ አይረሳውም ምንድነው? በሀዘን ጊዜ በሀዘን የተጎዱትን ያጽናናል ለሰርግ የሚደስቱን ያስደስታል ለክርስትና የሚያግዝቱን ያግዛል የተጨነቁትን ይመክራል። ተስፋ የቆረጡትን ሁላ ወደ ተስፋ እንዲመለሱ ግራ የገባቸውን ወደ ግራ ወደ ቀኝ እንዲገባቸው ያደርጋል። ስለዚህ የድርጅቱ ባህል በጣም ነው ደስ የሚለው በጣም በጣም ይሄን ነው የማይባል ነው ያለው። ምክንያቱም ብዙ ጊዜ አሁን በሀዘን ሰዎች ይጎዳሉ በሀዘን በሚጎዱበት ጊዜ ያንን ወደ መልካም ነገር ይመልሰዋል ሀዘን የጎዳቸውን በቃ መልካም ደስ እንዲሰኙ ያደርጋቸዋል። በዚህ ጊዜ የድርጅቱን ባህል በጣም ነው የምወደው በጣም በጣም ከሚገባ በላይ ነው ደስ የሚለኝ የድርጅቱ ባህል። ሁለተኛ ደግሞ የተቸገሩትን ይረዳል ለበዓላት ብዙ ጊዜ መዋያ ያጡትን ይረዳል። ብዙ ነገር ነው የሚያደርገው

የአካል ብቃት እንቅስቃሴ ታደርጋለህ ወይ? ነው የሚለው በደንብ ነው የማደርገው የአካል ብቃት እንቅስቃሴ ምክንያቱም የአካል ብቃት እንቅስቃሴ የማደርገው አንደኛ ለጤንነት ነው ለጤንነት አሁን ምሳሌ ስኳር በሽታ የሚመጣው ብዙ ጊዜ አካል ብቃት እንቅስቃሴ ካለማድረግ ነው። ደም ግፊት የሚመጣው አካል ብቃት እንቅስቃሴ አለማድረግ ነው። አስም የሚመጣው አካል ብቃት እንቅስቃሴ ቲቪ የሚመጣው በዚህ ምክንያት ነው። የስጋ ደዌ የሚመጣው በዚህ ምክንያት ነው፤ የሰውነት ክብደት መጨመር የሚመጣው በዚህ ምክንያት ነው፤ በዚሁ ምክንያት ስለሆነየአካል ብቃት እንቅስቃሴ ጤናዬን ለመጠበቅ ስል አደርጋለሁ። ምክንያቱም የአካል ብቃት እንቅስቃሴ በማደርግበት ሰዓት አንድ ጊዜ አንድ አንድ አንደኛው ዋናኛው ጤናዬን እጠብቃለሁ። ሁለተኛ ደግሞ በሽታዎች እንዳይነኩኝ አደርጋለሁ ሶስተኛ በሃያ በቃ ደስተኛ ሆኜ እንድኖር ለሁሉም ነገር እንዳልጨነቅ ለሁሉም ነገር ስኬታማ እንድሆን ስለሚያግዘኝ የአካል ብቃት እንቅስቃሴ አደርጋለሁ። ምክንያቱም የአካል ብቃት እንቅስቃሴ አንደኛ በዋነኝነት በሽታ እንዳይነካን ነው። ሁለተኛ የነካንን በሽታ እንዲለቅን ያደርግናል። ሶስተኛ ከመንካቱም በላይ በህይወታችን ደስተኛ እንድንሆን ያደርግናል። አራተኛው በቃ ለበሽታዎች በቃ አቅማችን እንዳይዳከም እጅ እንዳንሰጥ እንሆናለን። አራተኛው ደግሞ በአጋጣሚ የሆነ ሰው ቢያጋጥመን፤ የሆነ በቃ ቀማኛ ቢያጋጥመን፤ ዘራፊ ቢያጋጥመን ይህንን መከላከል አያቅተንም። የአካል ብቃት እንቅስቃሴ ብናድርግ ሁለተኛ አደጋ ቢከሰት ራሱ አካል ብቃት እንቅስቃሴ ታደርግን ቀልጣፋ እንሆናለን በዚህ ጊዜ አደጋ በሚከሰትበት ሰዓት ማምለጥ አያቅተንም። ዘለን መውጣት አያቅተንም። በዚህ ሰዓት ብዙ ጥቅሞች ነው ያሉት። የአካል ብቃት እንቅስቃሴ ከሰውነት ማዳበር አልፎ እስከ ህይወት ማዳበር እስከ ህይወት በቃ ዘላለማዊ ህይወት ድረስ ብዙ ጥቅም ነው ያለው። የአካል ብቃት እንቅስቃሴ ምክንያቱም አንድ ሰው የአካል ብቃት እንቅስቃሴ የማያደርግ ከሆነ ይጎብጣል፤ የአካል ብቃት እንቅስቃሴ የማያደርግ ከሆነ አጥንቱ ይንሸራተታል፤ የአካል ብቃት እንቅስቃሴ የማያደርግ ከሆነ ለብዙ በሽታዎች ይገለጣል፤ የአካል ብቃት እንቅስቃሴ የማያደርግ ከሆነ በውስጡ በቃ ስም ምናምን ይጠራቀምበታል። በዚህ ጊዜ ለበሽታዎች ይጋለጣል። ያው የአካል ብቃት እንቅስቃሴ የማያደርግ ከሆነ ወገቡ ይታመማል፤ እጁ ይታመማል፤ በቃ ሁል ጊዜ አመመኝ ነው የሚለው። የአካል ብቃት እንቅስቃሴ የሚያደርግ ሰው ብዙ ጊዜ አይታችሁት ከሆነ ጤነኛ ነው። ጤነኛ ነው፤ ስኬታማ ነው፤ ለሁሉም ነገር አይጨነቅም፤ በህይወቱ ደስተኛ ነው፤ ነገሮችን ቀለል አድርጎ ያያል። ይበረታል፤ ብልቱ ነው፤ ጠንካራ ነው። ስኬታማ ነው በህይወቱ በቢዝነሱም አለም በሁሉም አለም በትዳሩም አለም በሁሉም አለም በቃ ህይወቱን በትክክል ይማራል። ከክፉ ነገር ሁሉ የራቀ ነው። ከሱስ የራቀ ነው፤ ከአደንዛዥ እፆች የራቀ ነው፤ ከክፉ ነገር ከመጣላት፣ ከወንጀል ከሁሉ የራቀ ነው። የአካል ብቃት እንቅስቃሴ የሚያደርግ

ስልክህን? ምን ያህል ጊዜ ትሞላለህ ይላል ስልኬን እንግዲህ በቀን ሶስት ጊዜ አራት ጊዜ እሞላለሁ ምክንያቱን የማሞላበት ምክንያት ለምንድነው? ስልኬን የማሞላበት በዋነኛው ምክንያት ብዙ ጊዜ በቃ ኦንላይን የሚሰሩ ስራዎች አሉ። በቃ በቃ ሂሳብ ሰራተኛ። በየጊዜው ጉዳይ አለ ብዙ ጉዳዮች አስፈጽማለሁኝ። በስልኬ ብዙ ስራዎችን እሰራለሁኝ ብዙ መልካም መልካም ስራዎችን እሰራለሁኝ በስልኬ ብዙ አነባለሁኝ እውቀት አገኝበታለሁ በየጊዜው ስልኬን በመጠቀም ብዙ ሰዎችን አድናለሁ። ከተቸገረ ሰው ሁሉ። እንትን እላለሁ እረዳለሁ በስልኬ ምክንያት እና በስልኬም በጊዜው ከሶስት አራት ጊዜ በላይ እሞለዋለሁ ምክንያቱም ምሞላበት ምክንያት ለብዙ ጥቅም ነው። አንደኛው ጥቅሙ ምንድነው? ሰዎችን ለመርዳት ነው። በስልኬ አማካኝነት መረጃ ተጠቅሜ ሰዎች የተቸገሩት ካለ እጄ ሞላለሁ እንትን እረዳቸዋለሁ። ምክንያቱም ስልኬን እየሞላሁ ስልኬ ባትሪው ሊያልቅ ስለሚችል ስለዚህ አንደኛ ያ ነው። ሁለተኛው ደግሞ ስልኬ ለእኔ ብዙ ጥቅሞች ነው ያለው ለኔ ለእውቀት ይጠቅመኛል ብዙ ነገሮችን ለማያት አለም ላይ ያሉ ነገሮችን ለማነፃፀር። ብዙ በቃ አለም ላይ ያሉ እውቀቶችን ለማግኘት። በቃ በፖለቲካውም በኢኮኖሚውም በሁሉም በሁሉም በሁሉም ያሉ ነገሮችን ለማመዛዘን ስልኬ ይጠቅመኛል። በዚህ ሰዓት ስልኬ በየጊዜው እሞላለሁ ከሶስት አራት ጊዜ በላይ እሞላለሁኝ። ከዛ ደግሞ ሀገራችን ላይ አሁን ያለችው ጉዳይ ምን ላይ ነው የሚለውን ሁላ ለማመዛዘን ይጠቅመኛል

ጫጫታ ታገኝበት ትችላለህ ይላል አዎ ጫጫታ ታገኛለህ ጫጫታው ብዙ ቦታ አገኛለሁ መጠጥ ቤት አገኛለሁ ዳንስ ቤት አገኛለሁ ጭፈራ ቤት አገኛለሁ። ታገኛለሁ ፕሮቴስታንት እምነት ቦታዎች ጫጫታ አገኛለሁ ገበያ አገኛለሁ ትምህርት ቤት አገኛለሁ። ህዝብ መሰብሰቢያ አገኛለሁ ስብሰባ ቦታ አገኛለሁ ያጫጫታ ብዙ ጥቅም የታለው ጫጫታ እንግዲህ ጥናት ለማጥናት ይጠቅማልናል ጫጫታ እንግዲህ ብዙ ጠቀሜታዎች አሉት ሰው ያለምንም ምክንያት አይንጫጫም አይጮህም ሰው እሚንጫጫው በምክንያት ነው። አንደኛ በቃ ደስ የማይለው ነገር ሲኖር ደስ የማይለው አካባቢ ሲኖር ደስ የማይለው ማህበረሰብ ሲኖር የተዛባ መለካከት ሲኖረው በዛ በዛ ምክንያት ጫጫት ሊፈጠሩ ይችላሉ። ሰዎች ደግሞ መጠጥ ቤት ላይ ሆነው ጫጫታ እንዴት ይፈጠራሉ? ስንት ሰዎች መጠጥ ቤት ነው ላይ ሆኖ ጫጫታ የሚፈጠሩበት ምክንያት በምንድነው ስንል? አንደኛ መጠጥ ሁኔታው ላይመቸው ይችላል። ሁለተኛ መጠጡ ሊያሰክረው ይችላል። ሶስተኛው አጠቃላይ አየሩ ሁሉም ላይመቸው ይችላል በእነዚህ ምክንያት ጫጫታ ሊፈጠሩ ይችላሉ። እንግዲህ ጫጫታ በየቦታው ማግኘት ትችላለህ ትምህርት ቤት እናገኛለን። ትምህርት ቤት መዋዕለ ህፃናት እናገኛለን ኬጅ እናገኛለን እነዛ እንግዲህ የሚንጫጩ ምንድነው አሁን ኬጅ ላይ የሚንጫጩ ለምንድነው ብለን ስናጤናው? ምግብ ሊርባቸው ይችላል ቤተሰብ ሊናፍቃቸው ይችላል ትምህርቱ ላይገባቸው ይችላል ሊጨናነቁ ይችላል መምህራኖች ላንጫጮቹ ይችላል ደስ ስለሚላቸው ሊሆን ይችላል እየተጫወቱ ሊሆን ይችላል በእነዚህ ምክንያት ሊንጫጩ ይችላል። አሁን ተብሎ መጠጥ ቤት የሚጫጩን ለምንድነው? መጠጡ አስክራቸው ሊሆን ይችላል መጠጡ ደስ አላላቸው ብለው ሊሆን ይችላል ተጣልተው ሊሆን ይችላል ቦታው ባህሪው የሚያንጫጫ ሊሆን ይችላል በነዚህ ምክንያት ይንጫጫሉ። ገበያ ገበያ የሚንጫጫው አንደኛ በቃ ግዴታ መንጫጫቱ ግዴታ ስለሆነ ሊሆን ይችላል ተጣልተው ሊሆን ይችላል። ገበያ ዋጋ እየተነጋገሩት ነው። ይቺን ሸጭና ገዢ እየተወያዩ ሊሆን ይችላል በእነዚህ ምክንያት ሊወያዩ ሊንጫጩ ይችላሉ። ኳስ ቦታ ኳስ አሁን ብዙ ጊዜ ወጣቶች የሚያዩት ቦታ ይንጫጫሉ ለምንድነው የሚጫጩት? አንደኛ ተጣልተው ሊሆን ይችላል ሁለተኛ ደስ እያላቸው ሊሆን ይችላል ሶስተኛ የተሰዳደቡ የተጣሉ ሊሆን ይችላል አንዱ ደጋፊ ሁን አንዱ አንዱ ደጋፊ ሁን እያሸመረ አንዱ አንዱ ደጋፊ ደጋፊውን በሊክፈት በቃል በሽሙጥ ቃል እየሰደበው እንደዛ ሊሆን ይችላል። በእነዚህ ምክንያት ጫጫታ ሊፈጠሩ ይችላሉ

በስራ ቦታ ጓደኛ አለህ? በደንብ ነው ያለኝ በስራ ቦታ ጓደኛ አሉኝ። ምክንያቱም ጓደኛ ከብዙ ነገር ይጠቅማል ብዙ ነገር ያወጣል ከችግር ከመከራ ከስቃይ ከእንግልት ከእነዚህ ሁሉ ጓደኛ ያወጣል። በምንድነው የሚያወጣን? ብዙ ጊዜ አሁን በህመማችን ሰዓት በችግራችን ሰዓት በስቃያችን ሰዓት ከጎናችን የሚደርሰን ጓደኛ ነው። ምክንያቱም በስራ ሰዓተ እኛ በማይመችን ሰዓት ጓደኛችን ስራውን ይሸፍንልናል። በህመማችን ጊዜ በምንታመም ጊዜ ጓደኛ ምግብ ይሰራልናል ምግብ ያቀርብልናል በምንሰቃይበት ጊዜ ከጎናችን ሆኖ አይዞ ይለናል ውሃ ይሰጠናል ምግብ ይሰጠናል ይመክረናል ያጽናናናል። ብዙ ነገሮች ጥቅሞች አሉት። ጓደኛ ጓደኛ እንግዲህ በየቦታው ብዙ ጥቅም አለው። በስራ ቦታ ጥቅም አለው። በሌላ ቦታ ጥቅም አለው ስንታመም በሀዘናችን ጊዜ የሚያረጋጋ ነው። በደስታችን ጊዜ እሱ ነው አሁን በደስታ ጊዜ ምሳሌ አሁን ሰርግ ነው አንደኛው በሰርግ ሰዓት እንግዲህ ብዙ ወጪዎች አሉ ወጪውን እኩል ሊጋራልን ይችላል። ሁለተኛ ከወጭ በኋላ ደግሞ ሚዜ የሚሆነን እሱ ነው። ለእያንዳንዱ ወጪ ለእያንዳንዱ ነገር አስተናባሪ እሱ ነው። እኛ ስለማናውቀው ሙሽራ ስለምንሆን በሰርግ ሰዓት ጓደኛችን ነው። እያንዳንዱን ነገር ውጪ ላይ ያሉ ነገሮች ከመድረክ ዙሪያ ከመድረክ ጀርባ ያሉትን ነገር የሚሸፍንልን ስለዚህ ጓደኛ ብዙ ጥቅም ነው ያለው። ብዙ ይሄ ነው የማንለው ምክንያቱም አንዳንድ ጓደኛ በርግጥ እንከን ሊኖሩ ይችላል። አንዳንድ ጓደኛ መልካም መስሎ በውስጥ ሌላ ነገር ሊያስብ ይችላል ከላይ እየሳቀ ውስጡን ሊጎዳን ይችላል። ግን አንዳንድ ጓደኛ ብዙ ጥቅም ነው ያለው። እና ብዙ አሁን ምሳሌ በደስታ በሀዘናችን ጊዜ ከጎናችን ሆኖ አይዞህ የሚለን የሚያጽናናን አይዞህ ወንድሜ እኔ አለውልህ የሚለን ጓደኛ ነው። ያለ ጓደኛ መኖር አይቻልም ማለት ይቻላል። በእንደዚህ አይነት ሰዓት ላይ በሀዘናችን ጊዜ ችግር በሚደርስብን ጊዜ ምንገር የሆነ ቦታ በምንደርስበት ሰዓት ገንዘብ ሊያልቅብን ይችላል። የዛ ጊዜ ጓደኛ ደውለ እከሌ ወንድሜዋ እንደዚህ ብንለው ያንን ገንዘብ ሊልክልን ይችላል ሊተባበረን ይችላል። ስለዚህ ጓደኛ ብዙ ጥቅም ነው ያለው ብዙ ይሄ ነው የማንለው ብዙ ጥቅሞች አሉ። በየቦታው ጓደኞች አሉኝ አሁን ምሳሌ እኔ ትምህርት ቤት ላይ ጓደኛ አለኝ። ፊት በምማርበት ጊዜ አሁን ስራ ቦታ ላይ ነው ስራ ቦታ ጓደኞች አሉኝ። እነዛ ጓደኞች በስራ ሰዓት በምቸገር ሰዓት በሚጨንቀኝ ሰዓት ይመክሩኛል በስራው ሰዓት ሲበዛብኝ ስራውን ይሸፍኑልኛል። እኔ በሚያስፈልገኝ ሰዓት ገንዘብ ያበድሩኛል። በምጨነቅ ሰዓት ያጽናኑኛል። በቃ በምታሠር ሰዓትም ምግብ ያመጡልኛል ይመክሩኛል በምታማም ሰዓት ያዩኛል ምግብ ያመጡልኛል ይንከባከቡኛል ወጪውን ይጋሩልኛል ብዙ ጥቅም ነው ያለው። በስራ ቦታ ብዙ ጓደኞች ነው ያሉኝ። ጥቅም ስላለው

ከቤት ስራ ምን ያህል ርቃል ይላል በጣም ይርቃል ቢያንስ። ከአስር ከአስራ አምስት አምስት ኪሎ ሜትር በላይ ይርቃል። ግን ቢርቅም እኔ ለስራዬ ታታሪ ነኝ። ለስራዬ ጎበዝ ስለሆንክ ወደኋላ አልልም አሁን አንዳንድ ሰዎች። ከቤቴ ወደ ስራ በጣም ራቀና ስራውን ላቆርጥ ሁላ ይላል በቃ እስከማቋረጥ ደረጃ ይደርሳሉ። እኔ ግን አላቋርጥም ምክንያቱም ስራዬን እወደዋለሁ። በስንት ጥራት በስንት ልፋት በስንት ማንበብ በስንት በቃ ተስፋ ማድረግ ቤተሰቦችን ተስፋ ያደርጋሉ። አሁን ይሄንን ስንት ተምረህ መከራህን አይተህ ተቋቁመህ ስትረጃ እንደርስ ቤተሰቦች ከጀርባ ብዙዎች አሉ። አሁን ቤተሰብ ብቻ አይደለም ከጀርባው ሌላዎች አሉ። አሁን ከመጋረጃ ጀርባ ምን እንዲህ የሚባለው? አሁን ተውኔት አሁን ከመጋረጃ ጀርባ ብዙ ሰዎች ባለድርሻ ካላት አሉ ይባላል። እና ከትምህርቱም ባለድርሻ ካላት በስተጀርባ ብዙ አለው። አሁን መንግስት ጀምሮ እታይዝ በቃ ትምህርት መምህር ሊሆን ይችላል ቤተሰብ ሊሆን ይችላል ወላጅ ሊሆን ይችላል ዘመድ አዝማድ ሊሆን ይችላል አጎት አክስት ሁሉ እያንዳንዱ ባላደርሻ አካላት እንግዲህ ለትምህርታችሁ ብዙ መስዋዕት ከፍሏል። ብዙ መስዋዕት ከፍሎ ተምሮ አስተምሮ እኛም መከራችን አይተን ተምረን አንብበን ያን ያክል ለፍተን ወጪ አውጥተን ለስኪብርቱ ለርሳሱ ለላጲሱ። ለምኑ ለእያንዳንዱ ያወጣነው ለፖርሳው ለቤት ኪራዩ ያወጣነው ወጭ። እንግዲህ ይሄ ነው ማይባል ነው እንግዲህ በጣም ብዙ ነው። እጅግ ከመጠን በላይ ያንን ሁላ። አውጥተን እንግዲህ ማቋረጡ ትንሽ እንትን ይላል ይከብዳል። በጣም በጣም ስለሚከብድ ደግሞ እኛ ማድረግ ያለብን ምንድነው? ያንን ላለማቋረጥ ሲባል ምን ማድረግ አለብን? በቃ ጠንክረን ስራችንን እንዳናቋርጥ ጠንክረን ያንን ስራ እንድንቀጥል ማድረግ አለብን። ምክንያቱም በቃ ስራ እራቀኝና። ስራውን ላቋርጥ ወይም ርቀት ያለው በጣም ከቤቴና ስራው ያለው በጣም ይራራቃል ለታክሲ አጣለሁ ለባጃጅ አጣለሁ ማለት አያስፈልግም። እኔ አሁን ብዙ ጊዜ ለባጃጅ አጣለሁ ለታክሲ አጣለሁ በዚህ ሰዓት በእግሬ እጓዛለሁ። አንዳንዴ በባዶ እግሬ ሁላ እጓዛለሁኝ ምግድን ለባጃጅ ሳጣ ለታክሲ ሳጣ። በሰአት በቃ እግሬ ሁሌ ይቆስላል በፋሻ እየጠቀለልኩ ነው። አሁን ድረስ ያለሁት ግን ታታሪ ስሆንክ በስራዬ ተስፋ ማልቆርጥ ተሆንክ እስካሁን ድረስ አለሁኝ። በስራዬ አላቆረጥም ወደፊትም አላቆረጥም አሁንም ቃል እገባለሁ። ምክንያቱም ስራዬን እወደዋለሁ

የጧት እለታዊ ተግባራችሁ ምንድነው? ይላል እንግዲህ የጧት እለታዊ ተግባራችን አንደኛው በጧት እንነሳለን ከጧት እንደተነሳን ወደ መታጠቢያ ክላስ እንሄዳለን ወደ መታጠቢያ ክላስ ከሄድን በኋላ ፊታችን እንታጠባለን እ እጃችን እንታጠባለን እግራችን እንታጠባለን። ያንተ ከሰራን በኋላ ቀጥታ ወዴት እንሄዳለን? ወደ ስፖርት ነው ስፖርት የተወሰነ ጂምናስቲክ እንሰራለን እንሮጣለን ፑሽ አፕ እንሰራለን እ ሰውነታችን እናፍታታለን ያን ከጨረስን በኋላ ልብስ እናነጣጥፋለን አልጋችን እናነጣጥፋለን ያንን አነጣትፈን ከጨረስን በኋላ። ወደ ጸሎት እንገባለን ጸሎት እንሄዳለን ወደ ቤተክርስቲያን ልብሳችንን እንዳይበርድን ምክንያቱም ጠዋት ጠዋት ብርድ ስላለ ልብስ እንለብስና ወደ ቤተክርስቲያን እንሄዳለን ጸሎት እናደርጋለን ትምህርትም ካለ ትምህርትን እንማራለን። ያን አድርገን ከጨረስን በኋላ። ወደ ቤት እንመለስና። የሚታገዝ ካለ እናግዛለን ስራ የማይታገዝ ስራ ከሌለ እ ቀጣይ ያለው በፕሮግራማችን መሰረት እንሰራለን። የምንሰራው ስራ ምንድነው? አንደኛ ቁርስ መስራት ሊሆን ይችላል ቁርስ የምንሰራው ምንድነው መጀመሪያ ሽንኩርት እንከትፋለን። ከዛ በዛ ስቴፖች አሉ ወይም ቅደም ተከተሎች አሉ በቅደም ተከተል መሰረት ቁርስ እንሰራለን። ቁርስ ከሰራን በኋላ ቁርሳችን በአግባቡ እንበላለን። ፈጣሪን ተመስገን አውለን እግዚአብሔር ሆይ ሰላም ቀን አድርግልን ብለን እንፀልያለን። ከጨረስን በኋላ ወደ ስራ ለመሰረት ስንባል ዶሮ ግቢያችንን እናጸዳለን። ቤታችንን እናጸዳለን እንወለውለውላል እቃ እናጥባለን ለምሳሌ የሚሆን ምግብ እናዘጋጃለን እ ጠዋት የሚያስፈልጉ እቃዎችን እንሰታትራለን ከሰታተርን በኋላ ወደ የሚፈልገው ቦታ መሄድ ነው

እንግዲህ ብስክሌት ትጋልባለህ ያለው አዎ ብስክሌት እጋልባለህ በደንብ ነው የምጋልበው ብስክሌት እንግዲህ ከልጅነቴ ጀምሮ ከአምስት አመት ጀምሬ እስካሁን እንግዲህ በወጣትነት አልፏል በጉርምስና አልፏል። በቃ አሁን ተማሪ ሆኜም ራሱን የምመላለሰው በብስክሌት ነው ልጅ ሆኜ የምዝናናው በብስክሌት ነው። አሁን ትልቅ ሰው ምኜ ራሱ ወደ ስራ ቦታ እንዳንድ ጊዜ ብስክሌት እጠቀማለሁ ለመዝናኛ እጠቀማለሁ። እና ብስክሌት ብዙ ጊዜ እገልባለሁ ምክንያቱም ብዙ ጥቅም ነው ያለው ብዙ ጥቅም ለመጓጓዣ ይሆናል ብዙ ጥቅም ለመዝናኛ ይሆናል። ብስክሌት እንግዲህ ከአደጋም ከሁሉም ሁለተኛ መንገድ አይፈልግም ብስክሌት ብስክሌት ቀጭን የሰው መንገድ በይቅው ነው። ስለዚህ ብስክሌት እጋልባለሁ አሁን ብዙ ቦታ ተጠቅሜበታለሁ ብስክሌት እንደ ብስክሌት ያገለገለኝ ቦታ የለም። ምክንያቱም ብስክሌት አንደኛ በአዋነኝት ትንፈልገው ብስክሌት ከልጅነቴ ጀምሮ አብሮ የተቆራኘ ነው ከእኔ ጋር። ከልጅነቴ ጀምሮ እዝናናበታለሁ ከልጅነቴ ጀምሮ እጫወትበታለሁ ከልጅነቴ ጀምሮ ለስራ ሁላ አውለዋለሁ አሁን ጀምሮ ለመዝናኛም አውለዋለሁ ለስራ አውለዋለሁ በዚህ ምክንያት ብስክሌትን እወደዋለሁ። ሁለተኛ ደግሞ የምወድብን ምክንያት በምንድነው የምጋልበው አሁን ድረስ? ለስራዬ መንገዶች አሁን አስቸጋሪ ለመኪና አስቸጋሪ ቦታዎች አሉ መኪና የማይገባው ብስክሌት ግን ይገባል ያንን ችግር የለበትም። ለብስክሌት በዝ በዝ ምክንያት እኔ ብስክሌቶችን በጣም ነው የምወደው። ብስክሌት እጋልባለሁ በየጊዜው ነው የምጋልበው። ስልት እንግዲህ የማልጋልበው ቀን ቀን በቃ እንደው በሳምንት ሁለት ቀን ሶስት ቀን ወይ አንድ ቀን ቢሆን ነው እንጂ ከሰዎች በአብዛኛው ብስክሌት የምገልብበት ቀን ይበልጣል። ምክንያቱም ብስክሌት ብዙ ጥቅም ስላለው ነው ጥቅም ያለው ምንድነው? አንደኛ ለመዝናኛ ይሆናል ለመደሰጃ ይሆናል አይምሮን ሪላክስ ለማድረግ አይምሮን የተጨነቀ አይምሮን በስራ ይዛለ አይምሮን ለመዝናኛ ይጠቅማል ሁለተኛ ለስራ ፈጥኖ ለመድረስ ይጠቅማል። ሶስተኛም መንገዱ ብስክሌት እንጂ አስቸጋሪም ቢሆን ስፓልትም ቢሆን ኮብልም ቢሆን ምንም ቢሆን ችግር የለበትም። በፈለጉት ቦታ በፈለጉት ሰዓት ይቻላል። ፈጣን ነው በዚህ ምክንያት ብስክሌትን በጣም እጋልባለው እወዳለሁ። ብዙ ጊዜ ነው ከልጅነት እስካሁን እስከ እውቀት ድረስ ባለው

መዘመር ትወዳለህ ያለው መዘመር እወዳለሁ በደንብ ነው። የምወደው መዘመር ምክንያቱም የምዘምረው አንደኛ የምዘምረው በምዘምርበት ሰዓት ከፈጣሪ ጋር ከመንፈሳዊ ጋር እገናኛለሁ እዛ በምገናኝበት ሰዓት እደሰታለሁ ውስጤ የተጨነቀ አንደበት በስራ የዛለ አንደበት ይደሰታል በመዝሙር ሰዓት መዘመር በጣም ነው የምወደው እንደ መዘምር የሚያስደስተኝ ነገር የለም ከክፉ ክፉ ጋኔን ክፉ ሰይጣን እንደወጣ ሁላ ነው የምቆጥረው። በመዘመር ምክንያቱም በምዘምርበት ጊዜ ሰይጣን ይወጣል አስጨናቂ ነገሮች ምቀኛ ክፉ ነገር ከውስጥ ይወጣል በዚ ሰዓት መዘምር እንደ መዘምር በጣም የምወደው ነገር የለኝም። መዘመር በጣም ነው የሚያስደስተኝ በህይወቴ ዘመኔን እንግዲህ ከልጅነት እስከ እውቀት መዘመር በጣም ነው የምወደው። እንግዲህ እግዚአብሔርን ቃል ስሰማ ውስጤ ደስ ይላል ልቦናዬ ይከፈታል አእምሮዬ በቃ መልካም መልካም ነገሮችን ያስባል ክፉ ነገሮችን ያርቃል። ልቦናዬ ቀና ይሆናል። ብዙ ጊዜ መዘመር እወዳለሁ። ምክንያቱም መዘመር አንደኛ በቃ ከነዚህ ሁላ ጥሩ ያደርጋል። ሁለተኛ ደግሞ መዘመር የሚጠቅመው ለምንድነው? ለድምፃችን ለድምፃችን እንግዲህ በሙዚቃ አሁን ጊዜያችንን ከምንገል በሙዚቃ ድምፃችንን ጉሮሮሯንን ከምንጎዳ በመዘመር ብናሳልፍ መዘመር ብዙ ጥቅም አለው። ለሃይማኖታዊም ለእኛም ራሱ ለዓለማዊ ኑሮም ለሁሉም በምንዘምርበት ጊዜ ብዙ ነገሮች ብዙ መልካም እድሎችን እናገኛለን። በምንዘምርበት ጊዜ እና መዘመር ብዙ ጥቅሞች ስላሉት ነው። እኔ መዘመር በጣም የምወደው ያ የማይዘምር አንደበት እና የማያመሰግን አንደበት እንግዲህ የተረገመ ነው። ምክንያቱም የጌታችንን የአምላካችንን የኢየሱስ ክርስቶስ እንግዲህ ማመስገን ነው። ጌታችንን ማወደስ ነው እና እንደ መዘመር የሚያስደስት ነገር የለም እና በጣም ደስ ይላል። መዘመር እወዳለሁ ደስ ይለኛል። ሁለተኛ ደግሞ በምንዘምርበት ሰዓት ሌሎች ወደ እኛ ሊሳቡ ይችላሉ የሌሎች ሃይማኖት ሲሉ ይችላሉ ሃይማኖት የሌላቸው አይሁዶችም ብዙዎች አሉ አሁን እነሱ አሁን እንግዲህ በእኛ ሃይማኖት ይደሰቱና ወደ እኛ ሃይማኖት ሁላ ሊመጡ ይችላሉ። ስለዚህ መዘመር ብዙ ጥቅሞች ነው ያሉት እና እኔ በጣም ነው የምወደው መዘመር